ጭንቀት ስሰማ ምን ታደርጋለህ? ጭንቀት ስሰማ ያው ራሴን ለማዝናናትና ሪላክስ ለማድረግ ነው የምፈልገው። እና አብዛኛውን ጊዜ እኔ ለመጨነቅ አልፈልግም ምክንያቱም የሚያስጨንቅ ነገር ካለ ለዛም መፍትሄ አቅጣጫ ምንድነው የምለውን ነገር እንጂ ጭንቀት ዝም ብዬ መፍትሄ የሌለውን ጭንቀትን የመጨነቅ አልፈልግም። አልወድም ደግሞ ለጭንቀቶቹ ማለት ለሁሉም ችግሮቹ መፍትሄ እንዳለ ሁሉም ለችግሮቹ ደግሞ ለመፍታቶቹ ችግር እንዳለ አምናለሁ። ስለዚህ ያን ችግሮቹን ደግሞ በጥሞናና እንዴት ባለ መንገድ መፈታት እንዳለበት መከታተል ማየት እና ማጤን ነው የሚያስፈልገው እንጂ መጨነቅ ማዘን እና መቆዘም ብዙም የሚያዋጣ ስራ አይደለም። ስለዚህ አንድ ሰው ስራ ከመጀመሩ በፊት ወይም የሆነ ነገር ከማለት የሆነ የሆነ ነገር ጭንቀት የሚጀምር ከሆነ ወህነት ጭንቅ የሚያስጨንቅ ሀሳብ ምናምን በጣም የሚያሳስብ ሀሳብ ከሆነ ያን ሀሳብ ምን ማድረግ እንዳለብኝ ይሆን? ሰውን ማማከር የሚቻልበት ነገር ካለ ሳሆንም ጓደኛም ቤተሰብም ምናምን ማማከር የሚቻል ነገር ካለ ማማከር እንጂ ራሱ ቁጭ ብለው ተጨንቆ ምንም ላይፈሄድ ይችላል። ስለዚህ ብቻውን አስቦና አልሞ ብቻውን መወጣት የማይችለውን ነገር ከሰው ጋር ሆኖ በቀላሉ መውጣት ይችላል። አንድ አባባል አለ አላ ሺሎሜን ሺሎሜ ለአንድ ሰው ሸክም ለሺህ ሰው እንደ ጌጥና ቢባል ስለዚህ ልክ እንደዛ ሀሳብን እኛ ስናካፍል መፍትሄው እንግዲህ ልኖር ይችላል ማለት ነው። እዛ ሰው ጋር እኔ ራሴ ራስ ራስ ጋር ያለው ችግር ይዤ ስሄድ እሱ ጋር ደግሞ እዛ መሆን መፍትሄ ሊኖር ይችላል። ስለዚህ ችግሩን ይዤ መፍትሄ እንደሌለ አድርጊ ራሴ መጨነቅና ማዘን ምናምን ይሄ አግባብ አይደለም ስለዚህ መጨነቅም የሰው ልጅ መጨነቅም አያስፈልግም። ለምሳሌ የተራበ ሰው ተጨንቆ ምንም የሚያመጣው ነገር የለም። ስለዚህ የተራበ ሰው መግባት አለበት ወደ ሰው ወይት የሚሆን የት የት ጋር የሚሆን የት ጋር የሚሆን ሄዶ ምግብ መጠየቅ እና ሄዶ ምግቡን መብላት እንጂ ለምግቡ ተጨንቆ ምንም ያህል ማምጣት የምችለው ነገር የለም። ስለዚህ ምግብ ወዳለበት መጠጋት ብልህነት እንጂ የሞኝነት አይደለም። ስለዚህ ልክ እንደዚህ አይነት ነገሮችን የሚያስጨንቁ ነገሮች ይኖራሉ የሉም ማለት አሉ። እንዲህ አይነት ነገሮችን የሚከሰቱ ከሆነ ለዛ መፍትሄ አቅጣጫው ምንድነው? ምን ማደርግ ይሻለኛል የምለውን ነገር ማሰብ እንጂ የግድ ምግብ እንትን ስለሌለ ምግብ መምጣት አለበት ማለት እኔ እንግዲህ ወይም ትንጨዋለሁበት ምግብ ከትም ከትም ይሁን በነፋሴም ይሁን በየት መምጣት አለበት የሚል አመለካከት ካለ የእንግዲህ ጭንቀቱን ሊያባብሰው ይችላል ማለት ነው። ስለዚህ አንድ ሰው ከተራበ ለራብ የሚሆንበት ይሄን ምግብ መፈለጊያ የሆነ ቦታ መሄድ አለበት። እንጂ ተኝቶ ተቀምጦ ስለ ራብ ማውራትም ማስብም የማስፈልግ

አካባቢውን ይወደውታል ወይም ትወዳለህ? ለሚለው አካባቢውን በጣም ነው እምወደው እና አንድ ሰው አንድ ሰው ከአካባቢው ውጪ የትም ሂዶ መኖር ማለት ይችላል። ግን አካባቡ ውስጥ ራሴን ማንጣው እንደ አንድ ሰው በአካባቢው ውስጥ ማደግ የአካባቢውን ቋንቋ መስማት መለማመድ ምናምን በጣም ወሳኝ ነገር ነው። አንድ አካባቢ ካለ የአካባቢውን ቋንቋ በህልና አኗኗር እያንዳንዷን ነገር ማየትና መከታተል በጣም አስፈላጊ ነገር ነው። ከመሬት ተነስቶ አንድን አካባቢ እውነታ ሰው ማወቅ አይችልም ስለዚህ ለማወቅ ግዴታ ምን ማድረግ አለበት። እያንዳንዷን ነገር መማር ከማህበረሰብ ማለት በማህበረሰቡ ውስጥ ገብቶ መማርና ማወቅ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ዝም ብሎ ከመረጥ ተነስቶ ማወቅ ይከብዳል ግን ከመማር ነው እሚቀረው ሁሉም ነገር ማለት ነው። ለመማር ራሱን ዝግጁ ማድረግ አስፈላጊ ነገር ነው። እና ስማርም ነገሮችን አጥንቶ እያንዳንዷን ነገር ግራ ቀኙን የማጥናት እና የማጣራት አስፈላግ ነገር ነው ማለት ነው። ሶ ማለት መሆን ያለበት እንዲህ አይነት ነገሮች ናቸው። እንጂ ከምህረት አንድ ሰው የአካባቢውን ቋንቋውን በጣም ወሳኝ የሚሆነው ነገር አካባቢውን ቋንቋ ሳያውቅ በአካባቢው መኖር በጣም ከባድ ነገር ነው። ስለዚህ አካባቢ ውስጥ እስካለ ድረስ አካባቢውን ቋንቋ ባሂል ወግና ሃይማኖት ተከትሎ መኖር አለበት ማለት ነው። ስለዚህ ወጉንና ባህሉን ትቶ ሌላውን ነገር መከተልና አንትን ማለት በጣም ከባድ ነገር ነው። ስለዚህ ቋንቋ ከዛ ነው እምጀምረው ማለት ነው። ማለት ቋንቋን ማክበር ባህሉን ማክበር አኗኗሩን ሁኔታውን ማክበር በጣም ወሳኝ እና ጥሩ ነገር ብኖር እንደዚህ አይነት ነገሮችን ማክበር ነው ማለት ነው። ያ ልማድ ሁሉም ሰው ከልብ ነው በጣም ጥሩ ነገር ነው። እና ሰው አካባቢውን ወዶ ኑሮውን ወዶ ስራውን ወዶ መስራት አለበት። ሶ አሁን ለምሳሌ እማይሆን ከሆነ የማይሰራ ከሆነ በጣም አስቸጋሪ ነው ማለት ነው። ስለዚህ እያንዳንዱን እውነታና ነገር ከአካባቢው ሁኔታ ጋር ከኑሮ ጋር የሚዛመዱ ነገሮች ናቸው። ስለዚህ መሆንም ያለበት ነገር ምንድነው? የአካባቢውን እውነታ ማለት የአካባቢውን አኗኗር ዘዴና እውነታውን ማክበር በጣም አስፈላጊ ነገር ነው

ልዩ ችሎታህ ምንድነው? ልዩ ችሎታዬ ምንም ማለት ከሰው ልጅ ለየት አድርጌ ራሴን የማየው ነገር የለም። ግን ካልክ ልዩ ችሎታ ለኔ ስፖርት መስራት። አንዳንዴ ደግሞ ሰዎች እንትን የማይሉትን ነገር እኔ ቶሎ ነው አሁን ለምሳሌ ሰው ችግር ለመፍታት ብዙ ርቀት ይሄዳል። እኔ ግን ቀለል አድርጌ ነው አንድን ነገር ለመፍታት ወይም የሆነ የነገሮችን መፍትሄ ለማግኘት ብዙም እንትን አልልም። ምክንያቱም ብዙም እኔ ሰው ሲጨነቅ ምናምን ስለማልወድ ለጭንቀቱ መፍትሄም እሚሆን መንገዶችን ማፈላለግ ስራ ነው የምሰራው። ቅድሜ እንጂ እና ሰው ከተጨነቀ ወይም ከተቸገረ በኋላ አይደለም። እኔ የመብት አቅጣጫዎችን የምፈልገው ወይም እማገኘው። እና ሰው መጨነቅ የለበትም እኔም ብሆን መጨነቅ የለብኝም ማለት ነው። እያንዳንዷን ስራ መስራት ወይም የሚሰሩ ነገሮችን ማድረግ እንጂ ተጨንቄ ምንም ማምጣት የምችለው ነገር የለም

"ጊዜን በደንብ ታስተዳድራለህ?" ጊዜን በደንብ አዎ ማለት ጊዜ ካላንደር መውጣት አለበት። ጊዜውን እንዴት መቆጣጠር ማለት አንድ ጊዜ ሲወጣ በስኬጁሉ መሰረት ጊዜ መቆጣጠር አሁንም ማለት ለምሳሌ ጠዋት ምን መስራት አለብኝ ከሰአት ምሳ ሰዓት ላይ እራት ሰዓት ላይ እኔጌ እንደዚህ አይነት ክፍለ ጊዜዎችን እያንዳንዷን ነገር ስኬጁል ማውጣት አስፈላጊ ነገር ነው ማለት ነው። ስለዚህ ያለ ስኬጁል ላይ የሚመራ ሰው እና ያሊ ካርታ ወይም ያለ መንገድ አቅጣጫ የሚሄድ ሰው እኮ ነው ለኔ ስለዚህ ያለ ፕላን እቅድ ያለ ሰው ምንም ማለት ምን ማድረግ እንዳለበትም እንኳን ራሱን ስራ ድርሻ እንኳን ለይቶ ላያውቅ ይችላል። ምክንያቱም በዘፈቀደ ሚኖር አይነት ሰው ይመስለኛል፤ እና እንዲህ አይነት የተሳሳቱ መንገዶች ወይም ስራዎችን ምናምን ማድረግ ልክ አይደለም። ስለዚህ ሰው እስከሆንን ድረስ እያንዳንዷን ነገር አቅደን አለመን ምን ማድረግ እንዳለብን ምን ማድረግ እንኳን እንደሌለብን እያንዳንዷን ነገር በእቅድ መሰረት ማከናወን የጊዜ ሰሌዳ ማውጣት ለእያንዳንዷ ነገር ለእያንዳንዷ ለምትሰራው ምክንያታዊ ሆኖ መስራት እንጂ እያንዳንዱ ማለት ሰው ሰርቶ ካለፈ በኋላ ያለውን ነገር ከመናገር አሁን አብዛኛው ሰዎች ራሳቸውን የስራ ጊዜ ካላንደር የላቸውም ግን ሰው የሚሰራውን ሰው መተቸት ካላንደር ሳይኖር ልክ ራሱ ካላንደር አውጥቶ እንደምሰራ አይነት ነገር አድርጎ ሰውን መተቸት አንድ ሁለተኛ ደግሞ አብዛኛውን ጊዜ እኔ ማየው ችግር ብዬ የማስበው ምንድነው እቂድ የለውም። ማለት ዛሬም ምን መስራት እንዳለበት አያቅድም። የሳምንት እቅድ ብሎ አያወጣም። ሳምንቱን እቅድ ግን የየእለት ምን እንደሚሰራ ሚከታተል ሚቆጣጠር ወይም ራሱን ስራ እንኳን ተከታትሎ እንዲሰራ ፍቃድ አይሰጥም። የምሰራው ነገር ሌላ ነው ይሄ እቅዱ የሚወጣው ነገር ሌላ ነው፤ እና ይሄ ማለት አብዛኛውን ኢትዮጵያ ውስጥ እንዲህ አይነት ነገሮቹ ይታያሉ። እቅድ ላይ ያለው ነገር እና መሬት ላይ ያለው ነገር ሰማይና ምድር ነው ማለት ነው። ስለዚህ ሶ በእቅዱ ልክ እየሰራ እየኖርንም አይደለም ማለት ነው። ሶ ለዚህ ደግሞ መፍትሄ የሚሆነው እቅዱን ካቀደ በኋላ ለእቅዱ የሚያስፈልጉን ነገሮችን ማሟላት የሚያስፈልግ ማለት ግዴታውን አሁን እቅድ ሰጪው እቅዱ እንዲከናወን እቅዱ እንዲከናወን የግድ ለእቅዱ መስዋዕትነት የሚከፈሉ ነገሮችን ከፍሎ ማድረግ አለበት እንጂ እቅድ ሀሳብ ሰጥቶ እሱም ዞር ማለት ማለት የለበትም እያንዳንዱን ነገር በተከታተሎ ወደ ግብ ማድረስ ነው የሚያስፈልገው።